ግብ ማለት አላማ ማለት ነው። ግብ እንዴት ይለካል ወይም አላማ እንዴት ይለካል? ቢባል የምንለካው ግብ ተሳክቷል አልተሳካም የሚለው በቀላሉ መመዘን የሚቻል ማለት ነው። ለምሳሌ ትርፋማ መሆን የሚለው ግብ የሚለካው አይደለም። የአንድ ሺህ ብር ትርፍ ማግኘት የሚል ብናደርገው ምን ያክል ከዛ ውስጥ ምን ያክል ግብ መቷል የሚለውን ነው። ማየት ያለብን ስለዚህ። ግብ ምንለው አንድን አላማ ይህን ያክል እንደርሳለን። ከዜሮ እስከ መቶ በሁለት አመት ውስጥ እንደርሳለን የሚለውን ግብ ካስቀመጠ ያ በሁለት አመት ውስጥ መቶ ከደረሰ ያ ግቡን አሳክቷል ማለት ነው።

ማስታወቂያ ማለት ወይም ማሳወቂያ ማለት ከስሙ እንደምንረዳው ከሆነ ሰዎች ከጆራቸው ያልገቡ ትርእቶችን ወይንም ክስተቶችን ወይንም በግምድሉ መረጃዎችን ይዘታቸው አላማቸውን የተያዘላቸው ግብ ምን ይሆናል የሚለውን ማሳወቅ። በለላ በኩል ደግሞ የተለያዩ ያልተሰሙ ድራማዎችን ያልተሰሙ ያልታዩ ፊልሞችን ማስተዋወቅ ይሄም ማስተዋወቂያ ይባላል። ሌላው እንደ ቁሳቁስ የተለያዩ ቁሳቁሶችን አዳዲስ ኮስሞቲክሶችን አለም ላይ ያሉ አዲስ ብራንድ የሆኑትን ማስተዋወቅ እሱም ማሳወቂያ ያይባላል። ሀገራትን ማስተዋወቅ የተለያዩ ያልታዩ ቦታዎችን ማሳወቅ። ይሄ ምን ይባላል? ማሳወቂያ ነው የሚባለው።

ጨው ማለት በጥንት እንጥር ረገድ በተለይ ሶዲየም ክሎራይድ ነው የተሰራው ከሶዲየም እና ከክሎሪን ንጥረ ነገሮች ነው። ይህ ደግሞ ማዕድን በምግብነት ውስጥ ይበላል። እንደ ማጣፈጫ ለመጨመር እንዲሁም ምግብን ጣዕም ለመጨመር የምንጠቀምበት። የጨው አይነት ነው። ስለዚህ በአጠቃላይ ጨው ለምግብነት ከሚውሉ የማዕድን አይነቶች አንዱ ጨው ይባላል።

ዲግሪ ማለት በትምህርት በኩል ካየን ዲግሪ የትምህርት ደረጃ ነው ከዲፕሎማ ቀጥሎ ያለ የትምህርት ደረጃ ዲግሪ ይባላል። ዲግሪ ከዲፕሎማና ከማስተርስ ማዕከል ላይ ያለ የትምህርት ደረጃ ነው። ወይም በሁለተኛ ዲግሪ በታች አንደኛ ዲግሪ ላይ ያለ የትምህርት ደረጃ ነው። ሌላው ደግሞ ዲግሪ ብንወስድ መለኪያ ነው ዲግሪ ሴሊሺየስ። ብለን የአየርን ሙቀት ለመለካት የምንጠቀምበት ነው ማለት ነው።

እንግሊዝኛ ትችላለህ ማለት መጠይቅ ነው። አዎ እችላለሁ። አሁን ለዚህ መጠይቅ እንደ ገለሰብ ቢመልስ አዎ እችላለሁ ምክንያቱም ትምህርት ቤት የተማርኩበት። ከ መለስተኛ እስከ ዩኒቨርሲቲ በእንግሊዘኛ ስለተማርኩኝ። አዎ እንግሊዘኛ እችላለሁ ብዬ መመለስ እችላለሁ ማለት ነው። ስለዚህ እንግሊዘኛ ትችላለህ ተብሎ አንድ ሰው ሁለተኛውን ሰው ሲጠይቅ መልሱ ምንድነው? አዎ እችላለሁ ወይም አዎ አይ አልችልም የሚል ምላሽ ይሰጠዋል። ግን እንደኔ በደረጃ

ገንዘብ የምንለው መገበያያ ነው። አንድ ሀገር ገንዘብ ሲ አውጃ የምትገበያይበት ነው። ስለዚህ ገንዘብ ፊያት ገንዘብ ሲባል ዋጋው የሚመነጨው የአንድ ሀገር መንግስት ህጋዊ መገበያያ ብሎ ላወጀው ብቻ ነው። ህጋዊ መገበያያ ሲባል ማንኛውንም በዚህ ሀገር ውስጥ ላለ እንዲህ የ የታወጀው ገንዘብ መገበያያ ላይ ይውላል ማለት ነው። መንግስቱ በሚያውጅበት ጊዜ ይሄን አይነት፣ በዚህ አይነት ኮድ፣ በዚህ አይነት ቁጥር፣ በዚህ አርማ የኛ ገንዘብ ነው ብሎ አለም ላይ አውጆ ለዜጎች አሳውቆ ካለ ያ መገበያያ ገንዘብ ማለት ነው።

ባንክ ማለት ገንዘብን ለግለሰቦች ወይም ለተቋማት የማስቀመጥ እና የመጠቀምን ገንዘብ ለሌሎች ተቋማት ወይም ግለሰቦች የማበደር ተግባር የሚያከናውን ተቋም ነው። ባንኮች የኢኮኖሚ ዘርፍ ዋነኛ ተዋናይ ናቸው። ስለዚህ ገንዘብ የትኛውም ገንዘብ የሚቀመጠው በባንክ ነው። ወርቅም በባንክ ሊቀመጥ ይቻላል። ስለዚህ ባንክ አንድ አገር ላይ የሀገሪቱን የዜጎቹን የመንግስቱን ገንዘብ የምቀመጥበት ቦታ ባንክ ይባላል።

ኦክቶበር ማለት እንግሊዘኛ ቋንቋ ሲሆን በጎርጎርያን ካላንደር ውስጥ አስረኛው ወር ነው። በኢትዮጵያ ደግሞ ስንወስድ አቆጣጠሩ ይህ ወር የመስከረም መጨረሻና የጥቅምት መጀመሪያ ነው። ስለዚህ ኦክቶበር ወር ነው። በ ከወራቶች ከአስራ ሁለት ወራቶች አንዱ ነው ማለት ነው።

መንገድ ላይ ምግብ መግዛት እወዳለሁ። ብዙ አማራጮች አሉ። አሳምቡሳ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለና ክሪስፒን ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ ከአቮካዶ ወይም ከማንጎ ሻጮቹ ፍጣን ናቸው። በቀጥታ በፊትህ ያዘጋጁታል። ዋጋው እርካሽ ነው ከጓደኞችህ ጋር አብረን እንገዛለን። የመንገድም ምግብ ልዩ ጣዕም አለው። በየቦታው ይገኛል። ይህ የተለመደ ልምድ ነው።

ግምገማዬ ዛሬ ነው ትንሽ ትጉ ይሰማኛለሁ አለቃዬ ከእኔ ጋር ይቀመጣል የማልፍ ሰባት ወራትን። እንገምገማለን ምን ጥሩ ስርቻለሁ ምን የት ማሻሻል ይችላል? አዎንታዊ አስተያየት ተስፋ አደርጋለሁ ግን ተገን የሆኑ ነገሮች ሊኖሩ ይችላሉ። አመሰግናለሁ እና ይቀበላሉ ግቦች ሊቀመጡለት ጊዜ እናዘጋጃለን የደሞዝ ጭማሪ ሊኖር ይችላል። ወይም ምናልባት አዲስ ሚናዎች ይህ የእድገት እድል ነው። ከእርሱ መማር ይፈልጋሉ ግልጽ ግንኙነት አስፈላጊ ነው። በስራዬ ለመሸሻል ቆርጫለሁ።

ጥሪዎች አሁን የተለመዱ ናቸው ከቤተሰብ ጋር ለመገናኘት እጠቀማለሁኝ ፊታቸውን ማየት ደስ ይላል። በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎችንም በቪዲዮ ናቸው ሁሉም ከስራ ቤት የስራ እየሰሩ ይሆናል። ጥሩ በየነመረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነት ይቆራረጣል ወይንም ድምፁ መዘግየት ይኖረዋል። ግን በአጠቃላይ የስራ ቴክኖሎጂ ርቀቶችን ያሳንሳል። ሰዎችን በእይታ ማየት ግንኙነትን ያጠናክራል። ይህ ዘመናዊ ህይወት አካል ነው

ሙዚቃ ያለውት ህይወት አይቻልም በየቀኑ እሰማለሁ የኢትዮጵያ ሙዚቃ ምርጥ ነው። ባህላዊ መሳሪያወች ልዩ ድምጽ አላቸው ዘመናዊ ዘፈኖችን እወዳለሁ ስሰራ ሙዚቃ ያግዘኛል። በመኪና ከውስጥ አሰማለሁ ከጓደኞቼ ጋር አዲስ ድምፆችን አንለዋወጣለን አንዳንዴ ዘፈኖች ያለቁና ሌሎች ደስ ያሰኙኛል ሙዚቃ ስሜትን ይለውጣል። ቃላቱ ትርጉም አላቸው ሁሌም ማዳመጥ እፈልጋለሁ ሙዚቃ ህይወት ነው

ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ነገር ውስጥና ውጪ ዜና ይኖራል አንዳንድ ዜናዎች ደስ የሚያሰኙ ናቸው። ሌሎቹ አሳዛኝ ናቸው። የአየር ሁኔታ መረጃ ይሰጣሉ። የስፖርት ውጤቶች እወዳለሁ። ጋዜጠኞች መረጃ ያበስራሉ አንዳንድ ጊዜ ከቤተሰብ ጋር እንወያያለን። ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል። ለ ሰላሳ ደቂቃ ያህል ይወሰዳል። ከዚያ ለእረፍት ይሄዳል

ጥሪዎች አሁን የተለመዱ ናቸው ከቤተሰብ ጋር መገናኘት ጥቅም አለው። ቤታቸውን ማየት ደስ ይለኛል በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎችንም በቪዲዮ ናቸው ሁሉም ከስራ ቤት እየሰሩ ይሆናሉ። ጥሩ የበይነመረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነቱ ይቆራረጣል ወይም ድምፁ መዘግየት ይኖረዋል። ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳንሳል ሰዎችን በይታ ማየት ግንኙነት ያጠናክራል። ይህ ዘመናዊ ህይወት አካል ነው

ማህበራዊ እረፍት ይወስዳሉ ብዙ ጊዜ የወሰደኝ ነው። ሁሌም ያን ያወዳደርኩ እገኛለሁ ሌሎች ምን እንዳደረጉ አያለሁ። ይህ የአእምሮ ጤና ላይ ይጎዳሉ ተግባራዎቹን። ወር መሞከር ይፈልጋሉ የእውነተኛ ህይወት ግንኙነቶችን። አተኩራለሁ ከእውነተኛ ሰዎች ጋር እነጋገራለሁ መጽሐፍ ማንም እችላለሁ። ትክክል በአታክልት መስራት ይችላሉ። ጊዜ ለተሻለ ነገር እጠቀማለሁ መጀመሪያ ከባድ ይሆናል። ግን ይኸውና ብሞክር ያስፈልጋል ሚዛን ማግኘት አለብኝ። አለብኝ ማህበራዊ ሚዲያውም መሳሪያ መሆን አለብኝ የህይወት አይደለም